የስራ ግምገማ ትደር ተደርጎልሃል ይመስለኛል ጥያቄው የቃላት የፊደል ግድፈት አለው። የስራ ግምገባ በየጊዜው እናካሂዳለን ቤት ውስጥም ቢሆን ለምሳሌ ያላደረግነው ስራ እናካሂዳለን ምን እናደርጋለን እዛ ላይ ሀሳብ እንድንሰጥ እንድራርጋለን፤ እንወያያለን ያ መልካም ሆኖ ስለተገኘ በተቻለ መጠን የስራ ግምገማ ይደረጋል በተለይ በተቋማት ላይ ያው ስራው የት እንደደረሰ ለማወቅ ጥራቱ ምን ያክል በፐርሰንት ያለው አፈጻጸም መቀመጥ ስላለበት ከዛ ባሻገር ደግሞ ስራው እየተካሄደበት ያለበት መንገድ እንዴት ነው የሚለውን ነገር እሱን እርግጠኛ ለመሆን ሰው ማስተካከል ያለበትን ለምሳሌ ክፍተት ኖረዋል አንድ ሰው ሙሉ አይሆንም ደካማ ነገር ይኖረዋል ስለዚህ ያንን ለማከናወን ምን ይደረጋል ማለት ነው የስራ ግምገማ ይካሄዳል የስራ ግምገማ መካሄድም አለበት፤ በመሰረቱ ይሄን ነገር አምንበታለሁ ሰው ከስር ከስር ያለበትን ክፍተት እያረመ እንዲሄድ የስራ ግምገማ በጣም አስፈላጊ ነው ስለዚህ የተለያዩ ተቋማት ላይ አላቸው ብዬ አምናለሁ ምክንያቱም ስራቸውን እንዲወድቅ ያሰቡት እቅድ እንዲወድቅ አይፈለግም አይፈለግም ስለዚህ የስራ ግምገማ ያካሂዳሉ ብዬ አምናለሁ ያካሂዳሉ ይደረጋሉም እና እንደኛ እኔ እንደምሰራበት ተቋም የስራ ግምገማ ይካሄዳል በየጊዜው በየአስራ አምስት ቀኑ በየሳምንቱ አለ ይካሄዳል ከዛ በኋላ በየወሩ በተለይ ደግሞ የተሰራው ስራ ይታያል ይታያል ከዚህ በየሳምንቱ ከሚደረገው የእርስ በእርስ ግንኙነት ባሻገር አፈጻጸሙ በየጊዜው ይታያል ይመዘናል እና እዛ ጋር የስራ ግምገማ ይካሄዳል ስለዚህ የስራ ግምገማ እኔም እደረጋለሁ እደረጋለሁ በየጊዜው የምናደርገው ስለሆነ ነው በቃ እና የስራ ግምገማ

ደብዳቤ መጻፍ ትወዳለህ? ለሚለው ጥያቄ ደብዳቤ በየጊዜው እንጽፋለን ያው ደብዳቤ ከዚህ ቀደም በነበረው ጊዜ ደብዳቤ በጣም በየጊዜው ይጻፋል። ከአንድ ቦታ ሌላ ቦታ ምንም አይነት መልእክት ስለማንላላክ ደብዳቤ ይጻፋል። ግን አሁን ላይ ደብዳቤ የምጽፈው ለማነው ለተቋማት እንደ ማመልከቻ ማመልከቻ ከደብዳቤዎች ጋር የሚመደብ ይመስለኛል እና ደብዳቤ እጽፋለሁ። በየጊዜው ግን ደብዳቤ መጻፍ ትወዳለህ ለሚለው በውስጤ ላይ ያለውን ሀሳብና እንትን ለመጻፍ ብቻ ነው የምፈልገው እንጂ ከዛ ባሻገር ብዙም የወጣ ነገር እንዲኖረኝ አልፈልግምና ይበልጥ እኔ ወደዛ እንጽፋለን ግን ትወጃለሽ ወይ ከተባልኩት ደብዳቤ መጻፍ ትወዳለህ ወይም ትወጃለሽ? ለሚለው ግን ጥያቄ ደብዳቤ በየጊዜው ይጻፋል። ነገር ግን እኔ ደብዳቤ መጻፍ ያው ምን መውደድም መጥላትም ጥላቻም ሳይሆን ያው ደብዳቤ መጻፍ ተወዳለህ? ለሚለው ጥያቄ ደብዳቤ መጻፍ እወዳለሁ ያው ደብዳቤ በየጊዜው ይጻፋል። ለተቋማት ግን እንደ ግለሰብ እኔ ደብዳቤ በጣም የሚገጥመን ነገር ነው የምጽፈው እና ደብዳቤ መጻፍ እኔ አልወድም። ከዛ ይልቅ ሀሳብ ብገልጽ እወዳለሁ መናገር ይበልጥ ያረካኛ፣ ደስተኛል እና ደብዳቤ መጽሐፍ ያና ያክል አይደለሁም። የመውደድም የጥላቻም ስሜት ሳይሆን ግን ደብዳቤ መጻፍ ላይ እንትን አልልም ያው ስሜቴ ኖርማል ነው። ጥላችን ፍቅርም ጋር ሳይሆን መውደድም ጥላትም ጋር ሳይሆን መሃል ላይ ነው። ያው ኒውትራል የምንለው አይነት ስሜት ነው ያለኝ እንጂ ጥላቻ ስሜት የለኝም። እና በጣም ደግሞ አልወድም። ደብዳቤ ማለት ነው። ስለዚህ ደብዳቤ መጻፍ ያን ያክል አይደለሁም ማለት ነው አዎ አልወድምም አልጠላምም መሃል ላይ ነው ያለኝ ስሜት ለደብዳቤ።

ኢንተርኔት አለህ ለሚለው አዎ ኢንተርኔት አለኝ ያው ኢንተርኔት በተለያየ መንገድ እንጠቀመዋለን ያው ሀገራችን ታዳጊ እንደመሆኗ መጠን በገንዘብ ገዝተን ጊዜ የተገደበ ሊሆን ይችላል በሰአት በደቂቃ የተከፋፈለ ነው እና ግን ዞሮ ዞሮ ቆላም ነፈሰ ደጋ ኢንተርኔት እጠቀማለሁ። በየትኛውም መንገድ ጠቃሚ ሊሆን ይችላል በሚለው መንገድ። ኢንተርኔት እጠቀማለሁ ያ ደግሞ ስለሚያገለግል ስለሚጠቅም ኢንተርኔትን ለተለያዩ አላማዎችን ስለሚያገለግል ዋናው ሳይሆን ግን በሳንቲሙም የሚገዛሉ ቻናል ወይ ደግሞ ዋይፋውም ሊሆን ይችላል። ግን በደቂቃ የተከፋፈለውም ግን ሀሳቦችን ለማስቀመጥ አሁን ሌላው ቢቀር ይሄንን እንኳን ስራ ለመስራት በኢንተርኔት ነው እየተጠቀምን ነው ያለነው። እና ኢንተርኔት በጣም አስፈላጊ ነው። ኢንተርኔት አለኝ ማለት ነው። አለኝ ብዬ እላለሁ

የምትወደው ቁጥር ስንት ነው ለሚለው ጥያቄ? ቁጥር እኔ የምወደው ቁጥር እርግጠኛ አይደለሁም ያው ቁጥር ላይ ያንያክል ስሜት አለኝ ብዬ አላስብም። ቁጥር የምወደው ከአንድ እስከ መቶ ባለው ውስጥ ነው ወይስ ባለ ሁለት አዝ ቁጥር ነው? ያው የተወለድኩበትን ቀን እወደዋለሁ ያቺን ቀን እወደታለሁ። ያቺም ቀን ደግሞ ሃያ አንድ ናት በእኛ ያቺን ቀን እወደታለሁ የተወለድኩባትን ቀን እወደታለሁ። ሃያ አንድ ሃያ ይቅርታ የምወደውን ቁጥር ስንት ነው? ስለተባለ ሃያ ቁጥርን እወዳታለሁ ከዛ ባሸቀር ግን ሶስት ቁጥር ትልቅ ለኔ ቦታ አላት። እና ሃያ አንድ ቁጥር ወደ ሃያ አንድ አደላ አለው እና ሃያ አንድ ቁጥርም በጣም እወዳታለሁ ደስ ትለኛለች የተወለድኩባትም ቀን ስለሆነች ይመስለኛልና ሃያ አንድ ቁጥርን

ስለ በልጅነቴ የመኖሪያ ቤትህን ንገረኝ? እንደሚሉ ጥያቄ በልጅነቴ ያው ከተማ መሃል ከተማ ላይ ተወልጄ እንደማደጌ መጠን ለማንኛውም የከተማ ቤት ውስጥ ነው የምኖረው ያደግኩት። ያው በብዛት ሀገራችንም ያው ታዳጊ ገና በማደግ ላይ የምትገኝ ሀገር እንደመሆኗ መጠን የእድገት ምጣኔዋ መካከለኛ ነው ብዙም ከፍ ያለ አይደለም። እና በልጅነትህ የመኖሪያ ቤትህን ንገረኝ ቤትህን ንገረኝ የሚለው ጥያቄ? መልስ ስመልስ ያው እንደማንኛውም በአግሬቷ ላይ እንዳለች ቤት አይነት ነገር ናት። ከጭቃ የተሰራ ባለቅጠል ከጭቃ የተሰራ ቤት ውስጥ ነው ከጭቃና ከእንጨት የተሰራ መኖሪያ ቤት ውስጥ ነው የምንኖረው ያው እንደዛ ነው። አገሪቷ ላይ መዋል ከተማ ላይ ያለው ቤት አሁን የተስተካከለ እየጸዳ እየጸዳ የተስተካከለ መጣ በተወሰነ መልኩ ያለው ነገር እየተሻሻለ መጣ እንጂ ያለው ሁኔታ ይሄን ይመስላል ያው በርካታ ቤቶች አሉ ግን ያው ከአፈር እና ከአፈር ወይም ከጭቃ እና ከእንጭት የተሰሩ ናቸው ማለት ነው። እና ይሄን ይመስላል ስለ በልጅነቴ እንደዚህ አይነት ቤት ውስጥ ነው የኖርኩት ያው የኖርነው ማለት ነው። እንደዚህ አይነት ቤት መኖሪያ ቤት ውስጥ ነው የኖርነው ያ ደግሞ አስፈላጊ ነው። ብዬ

እሺ የተበላሸ ነገር ለማስተካከል ትችላለህ? ለሚለው ጥያቄ ሁኔታው ሁኔታዎች ከሆኑ ለምሳሌ በሰው ልክ ሊስተካከሉ የሚችሉ ሁኔታዎች ሊሆኑ ይችላሉ ለምሳሌ ሁኔታዎች ስል ከሰዎች ጋር ጥላቻ ለምሳሌ ሰላም ሲደፈርስ ሲበላሽ ነው በቤት ውስጥ ቤት ውስጥ መኖሪያ ቤታችን ውስጥ ደግሞ ቤት ሊቆሽሽ ሊበላሽ ይችላል ከዛ ባሻገር ተቋማት ላይ ሊበላሽ ይችላል ከዛ ባሻገር አስተሳሰባችን የተበላሸ ነገር ሊሆን ከሚችሉ ነገሮች መካከል እንመድበዋለን እናካትተዋለን እና የተበላሸ የተበላሸ ነገር ማስተካከል ትችላለህ ለሚለው ጥያቄ አዎ በሰው አቅም የሚቻሉትን ለምሳሌ ከሰው ጋር ያለኝ የሰላም ሁኔታ ካለ እዛ ጋር ለማስተካከል የተቻለኝን ጥረት አደርጋለሁ አስተካክላለሁ ማለት ነው ማስተካከል እችላለሁ ከዛ ባሻገር የጤና ችግር ካለ እሱን በተቻለ መጠን እኔ በምችለው አቅም ለማስተካከል ጥረት አደርጋለሁ የተበላሸ ቤት ካለ እሱን አስተካክል ነገር ለሚለው እቃ ቢበላሽ ይታጠባል የንጽህናው ካልተጠበቀ እና የሚበላሸ ምንድነው በበርካታ አይነት ነገር ውስጥ ልንገልጸው እንችላለን ግን የተበላሸ ነገር እንደማስተካከል ትችላለህ ለሚለው እሞክራለሁ አዎ እችላለሁ ብዬ አምናለሁ እና የተበላሸ ነገር ይስተካከላል በሰው አቅም በሰው እንትን የሚስተካከል የሚችሉትን ነገሮች ለማስተካከል ማስተካከል እችላለሁ ያው የማይስተካከል ነገር የሰው ልጅ በዚህ ምንድን ላይ የማይችለው ነገር አለ ብዬ አላስብም ስለዚህ በተቻለ መጠን አዎ በተቻለ መጠን ለማስተካከል እሞክራለሁ ጥረት አደርጋለሁ የግድም ነው እንደዛም መሆን አለበት ያው እኛ ያላስተካከልነው ያልተስተካከለ ነገር ላይ መቅጠል መቀጠልም ስለማይቻል የተበላሸ ነገር በተቻለ መጠን በተቻለ ሁኔታ አዎ የምንችለውን ሁሉ አድርገን ማስተካከል አለብን ብዬ ስለማምን የተበላሸ ነገር ማስተካከል አዎ እችላለሁ በሚለው ይያዝልኝ ማለት ነው

ገበያ ምን ያህል ጊዜ ወደ ገበያ ትሄዳለህ በሚለው? በነገራችን ላይ በጣም ገበያ ከምወዳቸው ነገሮች መካከል በቃ ቀለል የሚለኝን ነገሮችን ለመረዳት ከሚያግዘኝ ነገር ቦታዎች በመካከል አንዱ ገበያ ነው። ምን ላይ ነው ያለነው የሚለውን ነገር ለመረዳት ምን ላይ እንዳለን አሁንስ የኢኮኖሚ ደረጃችን የቱ ጋር ነው እኔስ ምን ማድረግ እችላለሁ ምን ማድረግ አልችልም የምንለው። ሀገርን ለመለየት ገበያ በጣም ወሳኝ ነገር ነው ግን ምን አይነት ገበያ እቃ ገበያ ላይ በርካታ ነገሮች አሉ እህል አለ አልባሳት ይኖራሉ የቤት እቃዎች ይኖራሉ። አዎ ጫማ አልብሳት ጫማ የቤት እቃ ከዚህ ውጪ ገበያ ውስጥ ያለ ነገር አለ ብዬ አላምንም። አዎ መኝታዎች የቤት እቃዎች ሊሆኑ ይችላሉ አልባሳት ሊሆኑ ይችላሉ መጫሚያ ሊሆን ይችላል። መጫወቻ መዝናኛዎች ሊሆኑ ይችላሉ። እና ገበያ ወሳኝ ነገር ነው ብዬ አምናለሁ። ግን በመሰረታዊነት ለምሳሌ አንዳንድ ገበያዎች በወር አንዴ ጠብቄ የምሄድባቸው ገበያዎች ይኖራሉ በወር አንዴ ጠብቄ የምሄድባቸው ነገሮች ሲመቻች ሲሆንልኝ ያንን ለመከወን ለማድረግ እንዲረዳኝ እንዲያግዘኝ በወር አንድ ጊዜ የምሄድባቸውን ገበያዎች አሉ። እዛ ጋር ተገኝቼ ነገሮችንም ማድረግበት የማከናውንበት ማለት ነው ወይ የምገዛበት የምሸምትበት በወር አንዴ በቋሚነት ገበያ እሄዳለሁ። ከዛ ባሻገር አንዳንድ ገበያዎች ጋር ደግሞ በወርም የማልገባባቸው አሉ። አንዳንድ ገበያዎች በአስራ አምስት ቀን እንዲገቡ ለምሳሌ የእለት ፍጆታ የቤት ውስጥ የእለት ፍጆታ በወር ሳይሆን በአስራ አምስት ቀን በሳምንት እንድንገባ ያስገድዱናል። ያው አንዴ ገዝተን ስለምናስቀምጥ ማለት ነው። ስለዚህ አንዳንድ የገበያ ቦታዎች ላይ አንዳንድ ያው ቦታውን ስለሚለያይ አንዳንድ ገበያ ቦታዎች ላይ በሳምንት አንዳንድ ጋር በአስራ አምስት ቀን አንዳንድ ጋ ደግሞ በወር ነው የሚገባው ይሄን ይመስላል ስለ ገበያ ማለት ነው። እና በተቻለ መጠን ገበያ በወር ውስጥ አራት ጊዜ እንደምሄድ በሱ በወር ውስጥ ሶስት ጊዜ ወይ አራት ጊዜ እሄዳለሁ። ወደ ገበያ እገባለሁ ወይ ያው ለሸመታ ማለት ነው።

በትምህርት ለሰው ልጅ መሰረታዊ ነገር ከሆኑት ነገሮች መካከል አንዱና ዋናው ነው። ብዬ አምናለሁ እኔ በበኩሌ እና ትምህርት መሰረታዊ ነገር ነው ለሰው ልጅ ወሳኝ ነው ይጠቅማል ያገለግላል ብዬ እላለሁ። እና ትምህርት ቤት ደግሞ በጣም በርካታ ትዝታዎች ያሉበት ነው። ለምሳሌ እኛ በተለይ እንደኛ አይነት የትምህርት ስንት ስርዓት ባለበት ሀገር ያው አንድ ቦታ ለመድረስ በትንሽ በአንድ ሰው ለሃያ አመት እስከ ሃያ ሁለት አመት ከልጅነት እስከ ሰባት አመት አንስቶ እስከ በትንሹ በትንሹ በትንሹ አስራ ሁለት ኬጂ ለመድረስ ሶስት አመት ከኬጂ ሶስት አመት የማራል ከኬጂ ደግሞ አስራ ሁለት አመት ይማራል አስራ አምስት አመት ያዘልኝ ከአስራ አምስት አመት ደግሞ ያው ሌላም ደግሞ ተጨማሪ ካምፓስ ጆይን ካደረገ ወደ ዩኒቨርሲቲ ወደ ወይም ወደ ክፍተኛ የትምርት ቶቃም ከገባ ደግሞ የሚማራቸው ነገሮች አሉ። እና በትምህርት ቤት የምትወደው ትምህርት ምን ነበር? ለሚለው በትምህርት ቤት በርካታ አይነት የትምህርት አይነቶች አሉ የምንማራቸው በጣም ብዙ ናቸው። በተለይ እኛ በነበርንበት ጊዜ አሁን ይብሳል ግን እኛ በነበርንበት ጊዜ ከትንሹ አራት ትምህርት ነው ከፍ ሲል ደግሞ አስራ አንድ ትምህርት አይነት አለ። እኔ ከአሥራ አንድዱ የትምህርት አይነቶች መካከል የማደላው የምወደው ትምህርት ሶስት ትምህርት አይነቶችን እወዳለሁ። ቋንቋ እወዳለሁ ከተፈጥሮ ጋር የተገናኘውን የተገናኘውን ደግሞ ህብረተሰብ ሳይንስ ወይም ተፈጥሮ የተፈጥሮ ሳይንስ የሚባል አንድ ትምህርት አይነት አለ። ተፈጥሮ ሳይንስ በጣም እወዳለሁ። ከተፈጥሮ ሳይንስ ባሻገር ደግሞ ታሪክ ታሪክ ትምህርት በጣም እወዳለሁ። ስለዚህ ሶስቱ ትምህርቶች በጣም ነው የምወዳቸው ከእነሱም ይበልጥ ወደ ታሪክ ስለማመዝን የታሪክ ትምህርት በጣም ይመቸኛል። በጣም እወዳለሁ በቃ ታሪክ የተፈጥሮ ሳይንስ እና ቋንቋ እነዚህ ሶስቱ የምወዳቸው የትምህርት አይነቶች ነበሩ የምወደው ትምህርት ነበር ማለት ነው። ሶስቱ የትምህርት አይነቶች የምወደው የትምህርት ነበር ማለት ነው። ማለት እችላለሁ ያው ግዴ የምወዳቸው ናቸው ይበልጥ በማዳመጥ ሀገርን እንድንረዳ ሁኔታዎችን እንድንረዳ ተፈጥሮ እንድንረዳ የሚያግዙን የሚርዱ ናቸው ብዬ አምናለሁ። እና ተፈጥሮ ሳይንስ ታሪክ እና ቋንቋን ቋንቋ ትምህርትን እወዳለሁ

የምታስታውሰውን ልዩ በዓል አለ ይላል። በዓል በጣም በእኛ ሀገር ላይ እኛ ጋር። ሶስት ዋና ዋና እንደ ሀገር ከተነሳ ግን ያው። ከሃይማኖት በዓላት ባሻገር የሚከበሩ። የተለያዩ በዓላታት አሉ የድል በዓል አለ። የድል በዓል አለ። የድል በዓል አለ በርካታ አይነት በዓላት አሉ። እና እና በርካታ አይነት በዓላት አሉ። እኔ ግን የማስታውሰው ልዩ በዓል አለ ብዬ የምለው። እኔ ጋ የማስታውሰው በዓል የማስታውሰው ልዩ የሆነ በዓል የመረቃዬን ቀን። ያ ያ ልዩ በዓል ነው ብዬ አምናለሁ። ልዩ በዓል ነው። ልዩ በዓል ነው እና በጣም ልዩ ቦታ አለኝ ማለት ነው። ለዛ በዓል እና የድል በዓላችን የካቲት ሃያ ሶስት በጣም የምወደው። የነጻነት በዓል ሳይሆን የድል በዓል ስለሆነ የኔ የድል በዓል በጣም በጣም እወደዋለሁ ልዩ ቦታ አለኝ። የምታስታውሰው ልዩ በዓል የድል በዓል እና የክርስቶስ የትንሳኤ እና የትንሳኤ ባል እነዚህ ሁለቱ ለኔ በጣም ልዩ በዓላት ናቸው። ልዩ ቦታ አለኝ ለነዚህ በዓላት

አዲስ ቴክኖሎጂ መማር ትወዳለህ ለሚለው ጥያቄ? በመሰረቱ ቴክኖሎጂ ህይወትን ከሚያቀሉ ነገሮች መካከል አንዱ ነው። ቴክኖሎጂ ህይወትን ያቀላል ኑሮን ኑሮን ያቀላል ድካምን ያቀላል እና ቴክኖሎጂን ይጠላል ብዬ አልኩኝም። እኔ ምናልባት አጠቃቀሙን ካለ መረዳት ካለ መገንዘብ አንፃር ይሄ ልክ ነው ልክ አይደለም ልንል እንችላለን። አንዳንድ ነገሮች ላይ የራሱ የሆነ መጥፎ ጎኖች እንዳሉት ቢታመንም። ነገር ግን ያው መጥፎ ጎኖች ስንል ምክንያቱም የሰው ስራ ነው የሰው ስራ እስከሆነ ድረስ የራሱ የሆነ ደካማ ጎን ይኖረዋል። እና እኔ ምን ብዬ አምናለሁ። አዲስ ቴክኖሎጂ መማር ትወዳለህ ለሚለው ትምህርት የሚጠላ የለም። ከሚወዱ ሁልጊዜ ለመማር ዝግጁ ከሆኑስ መካከል እገኛለሁ እና። አዲስ ቴክኖሎጂ እኔ መማር እወዳለሁ ይመቸኛል ደስ ይለኛል። ህይወትን ያቀላል ብዬ ስለማምን አዲስ ቴክኖሎጂን ለመማር አላቅማማም እጠቀማለሁ ግን። በቀላሉ ይገኛሉ የሚለውን ነገር እሱ ሌላ ጥያቄ ነው። ነገር ግን ሁልጊዜም ለመማር ዝግጁ ስለሆንኩ በተለይ ቴክኖሎጂ ላይ ለመማር ያለኝ ፍላጎት ከፍ ይለኛል ትንሽ ብዬ አምናለሁ እና። እኔ አዲስ ቴክኖሎጂን እወዳለሁ መማር ደስ ይለኛል። ህይወትን ስለሚያቀል ማለት ነው። አሁን እንደተናገርኩት ህይወትን ማቅለል ነው የቴክኖሎጂ ዋናው እንትኑና። እወዳለሁ አዲስ ቴክኖሎጂ ማለት ነው ይመቸኛል

የትኛውም ባህላዊ ምግብ ትወዳለህ? ለሚለው ያው እንደ ሀገራችን እኛ በጣም በርካታ የሆነ ባህልም ስላልን ምግቦችን በጣም በርካታ ናቸው ቁጥር ስፈር የላቸውም ከተለያየ ነገር የሚሰሩ ማለት ነው እና ግን ያው እኔ ከተባለ ምን አይነት ባህላዊ ምግብ ትወጃለሽ? ከተባለ እኔ ከባህላዊ ምግቦች መካከል ይበልጥ እማደለው ወደ ሻፌታ ነው ከቆጮ የሚሰራ ነው ያ በጣም እወደዋለሁ ቆጮ ከቆጮ የሚሰሩ የባህል ምግቦችን እወዳቸዋለሁ ይመቹኛል እና እና ከቆጮ የሚሰሩ ባህላዊ ምግቦች በጣም እወዳቸዋለሁ ይመቹኛል ደስ ይሉኛል እነሱ ደግሞ ለሰውነት ጠቃሚ ናቸው የሚጠቅሙ ናቸው በርካታ የት ባህል አለ የባህል ምግብ አለ እንደኛ አካባቢ ደግሞ በጣም የሚወደዱ ሁሉም ይወደዳሉ የምግብ ሆኖ የሚጠላ የለም ያው ላይመቸን ይችላል እኛ እንጂ ምግብ ወደ ሰውነታችን የሚገባ ጠቃሚ የሆነ ነገር መወደድ አለበትም ብዬ አምናለሁ ያንን የማምነው ሰው ነኝ ከሚወደዱ ምግቦች መካከል እኔ ሻፌታ በጣም እወዳለሁ ግን በየቀኑ እንድትመገቢው ምንድነው ካልከኝ የባህላዊ ምግብ በእኛ ሀገር ላይ የተሰላነ ግን የኛ ባህል ያልሆነ ምግብ የምንመግበው እና እኔ የከባድ ምግቦች በጣም እወዳቸዋለሁ የቁጭው ፍርፍር ከቁጭው የሚሰራ አንፈልፍ ወይም ሸፌታ እነዚህን ሁለቱን ምግቦች በጣም ወድጄ የምመገባቸው ናቸው ሁሌ እስክንበላ የምጓጓቸው የማይሰለቹኝ ጠቃሚ የሆኑ የምግብ አይነቶች ናቸው እና ለእነዚህ ደግሞ የተለየ ቦታ አለኝ ብበላ ሁሌ ይሰለቸኛል ብዬ ከማላምናቸው እና እማይሰለቸኝም ናቸው እና በጣም እወዳለሁ የቆጮ ምግብ ማለት ነው

በጀት ስንል በርካታ አይነት በጀት አለ እና በጀት አስፈላጊና ጠቃሚ ነገር እንደሆነ ይታመናል። እና በጀት ማስተዳደር በጣም ደስ የሚል ነገር ነው ቆንጆ ነገር ነው ብዬ አምናለሁ። እና በጀት አስተዳድራለሁ። በጀት ማሰተዳደር ደግሞ ጥሩ ነገር ነው። ሰዎችም ያን ነገር እንዲያደርጉ እመክራለሁ አመላክታለሁ ጠቁማለሁና። በጀት አስተዳድራለሁ። ግን በጀት በርካታ በጀት አለ የተቋም በጀት አለ የግለሰብ በጀት አለ። በመኖሪያ ቤት ውስጥ በጋራ በአንድ ቤተሰብ ውስጥ የሚወጣ የበጀት አይነት አለ። እና እኔ የትኛውም በጀት ነው ከተባለ እኔ የግል በጀቴን እና በቤተሰብ ላይ ያለውን በጀት በተቻለ መጠን። ገቢና ወጪው እንዲመጣጠን። የራሴን ይታወቃል በተለይ እንደኛ አይነት ታዳጊ አገር ላይ ከምናገኘው ቋሚ ገቢ ከወጪያችን እንደሚበዛ ይታወቃል። ግን ቢሆንም ያንን ማስተዳደር ቀላል ነገር አይደለም። ይፈልጋል የራሱ የሆነ ጥበብ አለው። ያስፈልጋል ጥበብ ያስፈልጋል። እና እኔ በጀት አስተዳደር ነው የሚለው አዎ አስተዳድራለሁ። ይብዛም ይነስም የራስን ብጀት ቀላል ነገር አይደለም ብዬ አምናለሁ ከሚያምኑ ሰዎች መካከል ነኝ። እና እሱ ደግሞ የራሱ የሆነ እውቀት ይፈልጋል ጥበብ ይፈልጋል በዛ ውስጥ መቆየት መሰንበት እጅግ በጣም አስፈላጊ ነገር እንደሆነ ይታመናል። ስለዚህ እኔ በጀት አስተዳድራለሁ ማለት ነው። አስተዳድራለሁ ለሚለው ጥያቄ አዎ እኔ በጀት አስተዳድራለሁ። የትኛውን ከተባለ የራሴን በጀት አስተዳድራለሁ። የራሴን የራሴን በጀት የቤቴን የራሴን የግሌን በጀት ያንን በማስተዳደር ላይ ጠመዳል ወር እስከ ወር ያው እዛች ጋር ነው ቦታዬን ጊዜዬን የማጠፋው ያው ግድም ስለሆነ ማለት ነው። ስለዚህ በጀት አስተዳድራለሁ ማለት ነው

በእግር ምን ያህል ርቀት ትሄዳለህ ለሚለው ጥያቄ በእግር ምን ያህል ርቀት መሄድ ትችላለህ ለሚለው ጥያቄ? ያው ምንም እንኳን የመሃል ከተማ ልጅ ብሆንም በመሃል ከተማ ተወልጄ ባድግም ግን ባድግም ግን ያው ትምህርት ቤት እኛ በምንማርበት ጊዜ ትምህርት ቤት ትንሽ ርቀት አለው። ቢያንስ ምን ያክል አንድ ኪሎ ሜትር ይርቃል አንድ ጥበብ አምስት አካባቢ ይርቃል እኛ ከምንኖርበት ወደ ትምህርት ተቋም የምንሄድበት ማለት ነው። ርቀት አለው እና ርቀት ስላለው ያን ርቀት ለመሄድ የግዴታ ያን ርቀት ያን ያክል ርቀት በየቀኑ እሄድ ነበር። አሁን ግን ምን ያክል ርቀት ትሄዳለህ ለሚለው ጥያቄ? በዚህ ሰዓት የእግሬ መራመድ ችግር የለብኝም። ያው በእግሬ በጣም ረዘም ያሉ መንገዶች ብዙዎችን እሄዳለሁ እጓዛለሁ እና እስከ አምስት ስድስት ኪሎ ሜትር ድረስ የሚሄድ ችግር የለብኝም። ያን ያክል ርቀት መሄድ እችላለሁ ያው እንቅስቃሴም ስለማረግ ያ አስፈላጊ ነው ብዬ ስለማምን የሰው ልጅ ያንን ማድረግ አለበት ብዬ አምናለሁ። እንቅስቃሴ ማድረግ አለበት ብዬ ከሚያምኑ ነኝና በግር ምንያክልና ርቀት መሄድ ትችላለህ ወይም ትችያለሽ ለሚለው ጥያቄ? ሴት ስለሆንኩኝ እኔ በእግሬ በትንሹ በቀን ከአምስት እስከ ስድስት ርቀት መሄድ እችላለሁ እሄዳለሁ እስከ አምስት እስከ ስድስት ኪሎ ሜትር ድርጅት እጓዛለሁ መሄድ እችላለሁ። ያ እንትን ብዙም ስለማይለኝ ከመኖሪያዬ ቤቴ ወደ ትራንስፖርት ወይም ሰርቪስ የሚይዝበት አለ ከዛ ባሻገር ደግሞ ከስራ ቦታዬም ደግሞ እንደዛው ያለ ትንሽ የተወሰነ ርቀት አለ። ስለዚህ ያ ሲደማመር በቀን ከአምስት እስከ ስድስት ወደ ሚጥ የሚጠጋ ርቀት በእግሬ እጓዛለሁ ማለት ነው። እና መሄድ እችላለሁ። ያን ያክል ርቀት በየቀኑ ይሄንን ተግባር በማከናወን ላይ ስለምትጠመድ ያው ይኬዳል እሄዳለሁ ያን ያክል ከአምስት እስከ ስድስት ኪሎ ሜትር በቀን የመጓዝ የመሄድ መሄድ እችላለሁ ያንን ያክል ርቀት መጓዝ መሄድ እችላለሁ። ማለት ነው

መዝገቦችን ታስቀምጣለህ ለሚል ጥያቄ መዝገብ በርካታ አይነት መዝገብ አለ በሰው ልጅ እንትን ላይ የሚያልፍ እና መዝገብ አለማስቀመጥ ይቻላል ብዬ አላምንም። እና መዝገብ መቀመጥ አለበት ታሪክ ስለሆነ በተለይ መዝገብ ምንለው በርካታ ከፍ ከፍ ሲል የራሱ መጠሪያ አለውና መዝገቦች ቢቀመጡ መልካም ነው ብዬ አምናለሁ። ምክንያቱም በርካታ ነገርን የያዙ ናቸው ያው እንደኛ ሀገር ባህል ሞኝና ወረቀት የያዘውን አይለቅም ነው የሚባለው። እና የማይለቁ ወረቀት በተለይ ከተመዘገበ የማይለቁ ወረቀት ከተመዘገበ መያዝ አለበት ብዬ እላለሁና። መዝገቦችን በማስቀመጥ ላይ እጠመዳለሁ ግዴታ እንደዛም መሆን አለበት። እና መዝገቦችን መዝገቦችን ታስቀምጣለህ ለሚለው ጥያቄ? አዎ መዝገቦችን አስቀምጣለሁ ማስቀመጥም ግዴታ ነው። እና የሰው ልጅ ማስቀመጥም አለበት ብዬ ስለማምና አስቀምጥ

መተግበሪያዎችን ታወርዳለህ ለሚለው ጥያቄ ስመለከት መተግበሪያዎችን በመጀመርያ ደረጃ መተግበሪያዎች ጠቃሚዎች ናቸው አስፈላጊ ናቸው እና የሚጠቅሙ ናቸው ህይወትን የሚያቀሉ እውቀትን የምናገኝባቸው ክህሎት የምናገኝባቸው ናቸው ብዬ አስባለሁ የተለየ መንገድ እንዳለ እንድንረዳ የሚያደርጉ ናቸው። ካለን ክህሎት ላይ የተሻለ ክህሎት እንድናገኝ የሚያግዙ ናቸው ብዬ አስባለሁ። መተግበሪያዎቹ እና መተግበሪያዎችን አዎ አወርዳለሁ እጠቀምባቸዋለሁ እገለግልባቸዋለሁ እና መተግበሪያዎች አስፈላጊ ናቸው። እገለገል ይጠቅማሉ በተለይ አሁን በዚህ ዘመን ሰው በመተግበሪያዎች ነው በርካታ ስራዎችን የሚሰራው ክፍያዎችን የሚከፍለው ትምህርት የሚማረው ጥናት ሊያጠና የሚችለው በርካታ ስራዎችን እኔ ካልኳቸው ተጨማሪ በርካታ ስራዎችን በመተግበሪያዎች ይሰራል ያከናውናል። ጥያቄና መልስ ሊኖር ይችላል ብቻ የቋንቋ ትምህርት በመተግበሪያ ነውና። መተግበሪያዎች አስፈላጊ ናቸው እና በተለያየ ጊዜ መተግበሪያዎችን የመጠቀም ፍላጎትና ጉጉት አለኝ። እና መተግበሪያዎችን ታወርዳለህ ወይ ለሚለው? መተግበሪያ አዎ አወርዳለሁ። ጠቃሚ ስለሆነ ህይወትን ያቀላል ቅድም እንዳልኩት ህይወትን ያቀላል ነገሮችን በቀላሉ ከተለያየ አንግል እንድንረዳ እንድንገነዘብ ያግዛል ያግዛል። ስለዚህ የሚያግዝ ነገር ደግሞ መያዝ ነው ያለበት መያዝ ነው ያለበት መውረድ አለበት በተለይ መተግበሪያ በጣም መውረድ አለበት። ጠቃሚ ስለሆነ አስፈላጊ ስለሆነ ማለት ነው። እና መተግበሪያ ሊወርድ ይገባል ሊወርድ ይገባል። መሰረታዊ ነገር ስለሆነ ልንጠቀምበት ልንገለገልበት የ ያስፈልጋል ብዬ አምናለሁ። ስለዚህ በተለያየ ጊዜ መተግበሪያዎችን በየጊዜው እያደጉ አፕዴትድ እየሆኑ ስለሚመጡ መተግበርያዎችን በየጊዜው አስፈላጊ ነው ብዬ በማምንበት ጊዜ በዚህ በኩል ይሄንን ክፍተት ይሞላልኛል ህይወቴን ያቀልልኛል ብዬ በማምንበት ጊዜ መተግበሪያዎችን አወርዳለሁ። ስለዚህ ዞሮ ዞሮ መተግበሪያዎችን ከሚያወርዱት መደብ ውስጥ የምጠቀስ ነኝ እጠቀምባቸዋለሁ አወርዳቸዋለሁ ማለት ነው። መተግበርያዎችን

ማዕድን ትጠቀማለህ ለሚለው በነገራችን ላይ ማዕድን በእኛ ሀገር ላይ በጣም የተወሰኑ ሰዎች እጅ ላይ ነው ሊገኝ የሚችለው። የተወሰኑ ስንል በየማህበረሰብ ክፍል በጣም ደህና የሚባሉ የማህበረሰብ ክፍል ጋር ነው ይህ ነገር ሊኖር የሚችለው ሊገኝ የሚችለው ማለት ነው። እና ማዕድን ሁሉ ጋር ይገኛል። ዝም ብሎ መካከለኛ የሆነ የእድገት ደረጃ ጋር ያለ ሰው ጋር አይገኝም ማዕድን ማዕድን ጠቃሚ የሆነ ነገር ስለሆነ ማለት ነው። እና ማዕድን ሁሉ ጋር አይገኝም ነገር ግን እኔ ማዕድ ብጠቀም ደስ ይለኛል። እና ማዕድን መጠቀም በነገራችን ላይ የሚጠላ ሰው የለም። ጠቃሚ ስለሆነ ማለት ነው የሚጠቅም አስፈላጊ ነገር ስለሆነ እና እኔ ማዕድን ይመቸኛል እወዳለሁ። እወዳለሁ በጣም ማዕድን የኑሮ ደረጃችን ከፍ ይላል ከፍ ያለ ነው ብለን ከምንላቸው ውስጥ አንዱ ጠቃሚ ከሆነ ቦታው እንትን ነግሮች መካከል ማዕድን ዋናኛ ነገር ነው ሀብታችን የምንይዝበት የሰው ልጅ የሀብት መጠኑ የሚለካበት ነው። ማዕድን እና የማዕድን እንግዲህ ላይ ብገኝ ራሱ በጣም ውስጤ ነው ይመቸኛል። እና ግን ትጠቀማለህ ወይ? ለሚለው ጥያቄ ማዕድን ለመጋጊያጥ ነው የምንጠቀመው ሀብት ለመያዝ እንጠቀማለን። እኔ ደግሞ ሀብታም ሰውም አይደለሁም። መካከለኛ የኢኮኖሚ ደረጃ ላይ ከሚገኙ ሰዎች መካከል ነው የምገኘው። መካከለኛ ሳይሆን ያው ተቀጣሪ ሆነን ደግሞ ስኖር አለ ራሱ መደብና እንደዚህ አይነት ሰው ደግሞ ማዕድን ይኖረዋል ተብሎ አይጠበቅም። በሀገራችን ላይ ወይ መዝረፍ አለበት ወይ የሆነ የሆነ ነገር እና ማዕድን ትጠቀማለህ? ለሚለው እስካሁን ማዕድን እየተጠቀምኩ አይደለም። ተጠቅሜሜ አላውቅም ውድ የሆነ ነገር ማለት ነው። ለምሳሌ ወርቅ ሊሆን ይችላል አልማዝ ሊሆን ይችላል እነዚህ ማዕድንናት ናቸው። በተለይ አልማዝ እና አስፈላጊና ጠቃሚ ነገር ነው። እኔ ግን ማዕድን እውነት ለመናገር ትጠቀማለህ የሚለው አልጠቀምም አልጠቀም

መዘመር በጣም የምወደው ምክንያቱም አስፈላጊ ስለሆነ የሰው ልጅ ወደ ፈጣሪው መጮህ አለበት ብዬ አምናለሁ ለፈጣሪ ያለውን ነገር ከፈጣሪ ጋር የምንገናኝባቸው መንገዶች ወይም መካከል አንዱ መዘመር ነው። መዘመር ነው መዝሙር ስንል በርካታ የመዝሙር አይነቶች አሉ እንደ ሙዚቃ ይለያያሉ ነገር ግን እኔ ከፈጣሪዬ ጋር የምገናኝበትን መዝሙር የሚጠላ አለ ብዬ አላምንም። ያው ትክክለኛ የሆነ መንፈሳዊ ሰው ይሄን ነገር ይቀበለዋል ብዬ አስባለሁ። ያው የትክክለኛ የእግዚአብሔር መንፈስ ያለበት ሰው ያንን ነገር ይመቸዋል ይወዳል እንጂ ሊጠላ አይገባም ሊጠላ አይችልም ብዬ አምናለሁ። እና መዘምር እኔ በጣም እወዳለሁ። መጥለት አይቻልም። ያው ከፈጣሪ ጋር የምንገናኝበት ስለሆነ ማለት ነው። እና እኔ መዘመር ሁልጊዜ ስራዬ መዘመር ቢሆን ደስ ይለኛል ከፈጣሪዬ ጋር ባወራ የማወራበት መንገድ ነው እና። እኔ መዘምር እወዳለሁ

መጠበቅ ታግድ ነው ነው የሚለው ታግድ ማለት መጠበቅ ከብቶችን ታግድ ነበር ለማለት ተፈልጎ ነው ወይስ መጠበቅ ትችላለህ ታውቃለህ ወይ ለማለት ተፈልጎ ነው? እዛ ግልጽ ቢሆንልኝ ደስ ይለኛል። ግልጽ ይሁንልኝ እወዳለሁ ግን መጠበቅ ደስ ከሚሉ ነገሮች መካከል አንዱ ነው። መጠበቅ የግዴታ በሆነባቸው ቦታዎች እና አካባቢዎች ላይ እጠብቃለሁ እጠብቃለሁ የግድ ስለሆነ ማለት ነው። እና መጠበቅ መልካም ነው። ታግድ ነው ግን ለማለት መጠበቅ ታግድ ነው ታግድ ነው ታግድ ነው የሚለው ቃል? ታግድ ነበር ወይ ከብት ትጠብቅ ነበርወይ በግ ትጠብቅ ነበር ወይ እነሱን ትንከባከባቸው ነበር ወይ እንደማለት ነው ታግድ ነው የሚለው ቃል ማለት ነው። ስለዚህ እኔ መጠበቅ በተለይ ከከብት ጋር የተገናኘ መሃል ከተማ ተወልጄ እንደማደጌ መጠን እኛ ጋር ብዙ የከብት እንትን የለም። አንጠብቅምም ሲኖር ነው እኮ ለመጠበቅ የምንነሳሳ ከሌለ ከየት እንጠብቃለን? እና አንጠብቅም ነበረ እኔም አልጠብቅም ነበረ። እና አልጠብቅም ካልጠበቅን ደግሞ አናግድም ማለት ነው። ለማገድ መጠበቅ ከብት ሊኖር ያስፈልጋል እና እኛ አካባቢ ላይ የለም ስለሌለ ደግሞ አንጠብቅም ካልጠበቅን ደግሞ ማገድ አናውቅም ማለት ነው። ማገድ እና መጠበቅ ታግድ ነው አይደለም አይደለም ብየ እላለሁ። ከነዛ የትም እንትኖች ውስጥ ነው የምመደበው ብዬ አምናለሁ። ያው መሃል ከተማ ላይ ይህ በይበልጥ በስፋት የለም። ስለሌለ አዎ እንትን አንልም ማለት ነው።

የትኛውን ወቅት ትወዳለህ በሚለው መሰረት ስንመለከት እኛ ሀገራችን ላይ ያለው ያው የኛ ሀገር በተለይ የኢትዮጵያ የአሥራ ሶስት ወር ፀሀይ ፀጋ ያላት ሀገር ናት ተብላ ትታመናለች። አዎ የምትታመን ና፣ ያው በዛ የምትታወቅ ሀገር ናት ሀገራችን ኢትዮጵያ እና በዛም ነው የምትታወቀው። የአሥራ ሶስት ወር ፀሀይ ፀጋ ያላት ሀገር ብትሆንም ግን ያው ወቅቶች እንደ ሳይንሱ ይከፋፈላሉ። ሶስት አይነት አራት አይነት ወቅቶች አሉ። ጸደይ፣ በልግ፣ ክረምት እና በጋ የሚባሉ የወቅቶች አሉ እነዚህ ወቅቶች እኛ ጋር በተለይ ለገበሬው፣ ለአርብቶ አደሩም፣ ለአርሶ አደሩም፣ በጣም አስፈላጊ ናቸው። ለሰው ልጆችም በጣም አስፈላጊ ናቸው በተለይ ተፈጥሮ ላይ ጥገኛ ሆኖ ለሚኖር እንደኛ አይነት ሀገር ደግሞ ላለው እውነትም በቴክኖሎጂ ያን ያክል በጣም ብዙ ርቀት ያልሄድን ስለሆንን ዝናብ ለማዝነብም ምናምን ምናምን ቴክኖሎጂ ያስፈልጋል። በጣም አድገዋል እንደምንላቸው ሀገራት በጣም ከፍተኛ የሆነ የቴክኖሎጂ ምጥቀት ላይ ስላይደለን ያው ተፈጥሮ ላይ ነው ጥገኛ የምንሆነው። ነገር ግን የትኛውን ወቅት ትወዳለህ ወይ ትወጃለሽ? ለሚለው ጥያቄ እኔ የምለው በጣም ያልቀዘቀዘውን ወቅት ያንን ወቅት እወደዋለሁ። ያንን ጊዜ እወደዋለሁ ምክንያቱም ሰው በሚንቀሳቀስበት ጊዜ መቸገር አለበት ብዬ ስለማላምን ማለት ነው። ከዝናብ ጋር ተያይዞ በተለይ ከተማ ላይ እንደመሆናችን አንዳንድ ጊዜ መኪና የማያንቀሳቅስበት ጊዜ አለ እና እኔ በጣም የሚመቸኝ ወቅት ከክረምት በስተቀር ሌላ ወቅት ይመቸኛል። ቅዝቃዜም ብዙ አይደለሁም እፈራለሁ። እና ከክረምት በስተቀር ሌላ ወቅት ያው ደስ ይለኛል። ይመቸኛል ማለት ነው እወዳለሁ ያንን ሌላውን ወቅት እወደዋለሁ ከክረምት በስተቀር ሌላውን ወቅት አይደል ግን ይበልጥ ማመዝነው ግን ለየትኛው ወቅት ነው ለበልግ ወቅት። ጸደይ ወይም ምኸር የሚባለው ምኸር የሚባለውን ወቅት እወደዋለሁ። እህል የሚገባበት ጥጋብ ያለበት ሲዝን ወቅት ስለሆነ ያንን ወቅት በጣም እወደዋለሁ፣ ደስ ይለኛል እህሎች የሚገቡበት አውደማ ገበሬውን የሚያመርተውን የሚጠቀምበት፣ ጊዜ ስለሆነ ያንን ወቅት እወደዋለሁ።

ጠዋት ምን ትበላለህ? ለሚለው ጥያቄ የምግብ ምርጫዬ ብዙ ጊዜ ጠዋትም ሆነ ከሰአትም ሆነ ማታ ትኩስ ነገር መመገብ በጣም እወዳለሁ ያው ፍሬሽ ነገር ፍሬሽ የምንለው ትኩስ ወዲያው የተሰራ ነገር ነው የሚመቸኝ ከዛ ጫፍ የወጣ ነገር ደስ አይለኝም አልወድም ማለት ነው እና እኔ በተለይ ጠዋት ላይ ባገኝ አልጠላም ብዬ ከምላቸው እንደዚህ ሻይ በዳቦ ምናምን አይመቸኝም ፍራፍሬም ጠዋት ላይ መመገብ ብዙ አይደለሁም ነገር ግን ፍርፍር ነገር ወይ ፉል ጠዋት ላይ ብመገብ ይመቸኛል ያው አልጠላም እወዳለሁ ማለት ነው እና ጠዋት ላይ ምን ትበላለህ ለሚለው ቤት ያፈራውን እበላለሁ ቤት ካፈራሁ ባሻገር ግን ተሰርቶ ወዲያው የተሰራ በጣም ትኩስ ነገር ወደዛ ነው ማደላው በባህሪዬ ትኩስ ነገር ካልሆነ ብዙም ፍላጎት የለኝም በነገራችን ላይ እና ወደዛ አደላለሁ ስለዚህ ትኩስ ነገር ነው መመመ ምመገበው እና ጠዋት ላይ በጣም መመገብ ከምወዳቸው ነገሮች ፍርፍር እወዳለሁ ፍርፍር እወዳለሁ እወዳለሁ ቤት ያፈራውን ፍላጎት የሚባለውን ነገር ታዳጊ ሀገር ላይ እሱ ነገር አይሰራም ስለዚህ እኔ ፍርፍር እወዳለሁ ፍርፍር እበላለሁ ብዙ ጊዜ ጠዋት ላይ ፍርፍር ነው የምበላው ካልሆነ በሶ ነው ልመገብ ምችለው ማለት ነው ወይ በሶ ወይ ፍርፍር ነው የምመገበው ከዛ ውጪ አይሆንም አይወጣም

ፍራፍሬ የምጠላው ፍራፍሬ አለ ብዬ አላምንም። ፍራፍሬ እኛ አካባቢ ላይ በሰፋት የሚገኙ የፍራፍሬ አይነቶች አሉ። በርካታ አይነት ፍራፍሬ ደረጃ ላወጣላቸው ነው የምችለው። ከጤናማ አንፃር ያለውን ነገር ደረጃ አወጣላቸዋለሁ ደረጃ ሳወጣላቸው ደግሞ ይሄ እንደዚህ ነው እንደዛ ነው ልል እችላለሁ ያገለግለኛል ብዬ የማምናቸውን ማለት ነው። ነገር ግን እኔ የምወደው ፍራፍሬ ብዬ የምለው በርካታ ናቸው። ለምሳሌ አቮካዶ በጣም እወዳለሁ በጣም ሙዝ ብርቱካን ፓፓያ። አልጠላም ግን እነዚህ ከምወዳቸው ፍራፍሬዎች መካከል በዋናነት የሚጠቀሱት አቮካዶ ሙዝ። እና አቮካዶ ሙዝ እና ብርቱካን እነዚህ እኔ የምወዳቸው ብዬ ከምወዳቸው ዝርዝር ውስጥ የማስገባቸው የፍራፍሬ አይነቶች ነው። ስለዚህ የምትወደው ፍራፍሬ ምንድነው? የሚለው ጥያቄ እኔ የምወደው ፍራፍሬ አቮካዶ ሙዝና ብርቱካን ናቸው።

የቡድን ስራ በነገራችን ላይ በጣም ተወዳጅ ነገር ነው የሚፈለግ ነገር ነው። ከአንድ ብርቱ ሁለት መድሃኒት ይላል እንደኛ ሀገር ባህል ተረት እና አንድ ሰው በጣም ብርቱ ሆኖ ከሚሰራው በላይ ሁለት ሰዎች የሚሰሩት ሁለት መድሃኒቱ የሚባለው ማለት ነው። ሁለት ሰዎች የሚሰሩት የተሻለ ነው። ተብሎ ይታሰባል እና እኔም ያው እንደ ሀገር ከባህል ያፈነገጥኩ አይደለሁም። በተለይ በቡድን መስራት እወዳለሁ ግን ከእኔ በተሻሉ ሰዎች ከእኔ ባነሱ አይደለም ከእኔ በተሻሉ ከተሻሉ ሰዎች ጋር መስራትን እወዳለሁ። በቡድን መስራት በጣም ይመቸኛል ወደዛ አመዝናለሁ። የቡድን ስራ ቆንጆ ነውና። የተሻለ ውጤት ለማምጣት በጣም ጠንካራ መሆን አስፈላጊ እንደምሆን አስፈላጊ መሆኑ የታመነ ቢሆንም። ግን በቡድን መስራት ደግሞ የበለጠ ያው ድር ቢያብር አንበሳ ያሰር ይባላል በእኛ ሀገር ባህል እንደ ሀበሻና አስፈላጊ ነው መሰረታዊ ነገር ነው። ወስደኛል ስለዚህ ድር ቢያብር አንበሳ ያሰር ማለት በጣም ብርቱ ብዙ ስንሆን በተባበረ ክንድ በርካታ ስራዎች ይሰራሉ እንደማለት ነው። እና ድር ቢያብር ነው እና እኔ በቡድን መስራት እወዳለሁ። እንደ ግሌም የሚመጣውንም ዉጤት በማሰብ የተሻለ ይሆናል ብዬ ስለማምን በግሌ የቡድን ስራን በጣም እወዳለሁ

ሃይማኖታዊ ግብር ምንለው ምንድን ሊሆን ይችላል? ሃይማኖታዊ ግብር ምንለው በርካታ አይነት ግብር አለ። ሃይማኖታዊ ግብር የምንለው ጠቃሚ አስፈላጊ ነው ብዬ አምናለሁ አንድ ሰው ለሃይማኖቱ የሚከፍለውን ዋጋ ለሃይማኖት ያለውን ቦታ የምንረዳበት የምንገንዘብበት ነው እና ሃይማኖታዊ ግብር መሰረታዊ ነው። ሰው ከፈጣሪው ጋር ያለውን ነገር እንዲያስተካክል በሃይማኖት ስራት የሚደረጉ ስራቶችን እንዲያደርግ በሃይማኖቱ ደግሞ የሚከፍለውን ዋጋ እንዲከፍል በሃይማኖቱ ደግሞ የሚደረገውን ነገር እንዲያድርግ የሚመክር፤ የሚያበረታታ እንደመሆኑ መጠን ሃይማኖታዊ ግብር አለማክበር አይቻልም ይከበራል። ምንም አይነት ሁኔታ ውስጥ ብናውቅ ሃይማኖታዊ ግብር መከበር አለበት ብዬ ከሚያምኑ የማህበረሰብ ክፍሎች ውስጥ እመደባለሁ መከበር አለበት እላለሁ ያው በሃይማኖት ውስጥ እስካለ ድረስ የአንድ ሰው ለሃይማኖት ተገዢ መሆኑ ለሃይማኖቱን እንደሚያከብር የሚታየው በዛ ውስጥ ነው ብዬ አምናለሁ እና ሃይማኖታዊ ግብር ሊከበር ይገባል መከበር አለበት ብዬ አምናለሁ። ስለዚህ እኔ ሃይማኖታዊ ግብር አከብራለሁ በደንብ አድርጌ። ከምንም ነገር በላይ አስቀድሜ ያው ሚኖረውም ለዛ ስለሆነ አከብራለሁ

የምትወደው ቀለም ምንድነው? ለሚለው ጥያቄ ሰው የተለያየ የቀለም ምርጫ ይኖረዋል በርካታ አይነት ቀለም አለ በነገራችን ላይ። በርካታ አይነት ቀለም አለ የቤት ቀለም አለ። የጥፍር ቀለም አለ የመኪና ቀለም አለ። ከዛ ባሻገር ደግሞ እቃዎች ላይ የምንቀባቸው የተለያዩ ቀለሞች አሉ። ለምሳሌ የእንጨት ከእንጨት የተሰሩ የምንገለገልባቸውን መሳሪያዎች የምንቀባው መቀባት አለ። እና ምን ብዬ አምናለሁ በርካታ አይነት መቀቢያወች አሉ። ስለዚህ እነዛ መቀቢያወችች ደግሞ ብዙ ነገር ልንጠቀምባቸው እንችላለን እንችላለን ብዬ ስለማምን። እነዛ እንጠቀማለን እና ምን አይነት ቀለም መልከኛ ከሆነ ግን። በልብስ ላይ ልብስ ላይ ከሆነ እኔ በጣም የምወደው ብዬ የምለው ከለር ዝም ያለ ከለር እወዳለሁ። ዝም ያለ ከለር ስል የማንፀባርቅ ከለር እወዳለሁ። ከዛ ውጭ ግን ሰማያዊ ከለር በጣም ሰማያዊ እና ይሄ ወደ ሽሮ እንቁላል ከለር ሽሮ የመሰለ ከለር በጣም እወዳለሁ። እነዛ ከለሮች ለኔ በጣም የምወዳቸው ናቸው እና እወዳቸዋለሁ። የሚመቹኝ ናቸው እወዳቸዋለሁ። እና እንቁላል ሰማያዊና ዝም ያለ ከለር ወደ ሽሮ ያደላ እንቁላል ከለር በጣም እወዳለሁ